የህዝብ ማመላለሻ ትጠቀማለህ? አዎ፣ የህዝብ ማመላለሻ እጠቀማለሁ፤ ምክንያቱም፣ ያው የግዴታ የአሁን ላይ በህዝብ ማመላለሻ ነው የምመላለሰው ከአንድ ቦታ ወደ ሌላ ቦታ፤ ምክንያቱም፣ ሌላ የምጠቀመው የትራንስፖርት አማራጭ ብዙም የለም፤ ምክንያቱም የራሴ መኪና አልገዛሁም፤ ስለዚህ የህዝብ ማመላለሻና፤ አልፎ፣ አልፎ የከተማ ባቡር እጠቀማለሁኝ፤ ስለዚህ በአብዛኛው የህዝብ ማመላለሻን ተጠቅሜ ነው እንግዲህ ከአንድ ቦታ ወደ ሌላ ቦታ እምጓጓዘው፤ ስለዚህ የህዝብ ማመላለሻ፣ ማመላለሻ የራሱ ጥቅምም፣ የራሱ ጉዳትም አለው፣ ከጥቅሙ ስነሳ፣ ጥቅሙ የህዝብ ማመላለሻ እንግዲህ በጣም ዋጋው አነስተኛ ነው፤ በትንሽ ዋጋ ከአንድ ቦታ ወደ ሌላ ቦታ መጓጓዝ ይቻላል፤ ስለዚህ ከዋጋ አንፃር ወጪ ለመቆጠብ፤ የትራንስፖርት ወጪ ለመቆጠብ፤ እጅግ በጣም ፍቱን መድሃኒት ነው የህዝብ ማመላለሻ፤ ሌላው ደግሞ እንግዲህ የህዝብ ማመላለሻ ጉዳቱን ስናይ ደግሞ፤ ከጉዳት አንፃር ያው እጅግ በጣም የህዝብ ስለሆነ ብዙ ሰው ይሳፈራል፤ ብዙ ሰው ይጠቀማል፤ ብዙ ሰው ሲሳፈርና ሲጠቀመው እጅግ በጣም የመተፋፈንና እጅግ በጣም የመጨናነቅ ሁኔታ ይፈጠራል ውስጥ ላይ፤ ወንበርም የአንዳንድ ጊዜ ወንበርም ሳይገኝ ቆሞም የሚኬድበት ሁኔታ አለ፤ እኩል ዋጋ ከፍሎ ግን አንድ አንድ አንዱ ተቀምጦ፤ አንዳንዱ ደግሞ ቆሞ የሚሄድበት ሁኔታም አለ፤ ስለዚህ የህዝብ ማመላለሻ ጥቅምና ጉዳቱ በዚህ ደረጃ ነው ማለት ነው። ያው፤ ሌላው እንግዲህ፣ መጉላላትም ሊኖር ይችላል መሃል ላይ ሲቆም፤ ሲጭን ሲያራግፍ፤ ሲያወርድ ሲጭን፤ እንደገና መጉላላትና ትንሽ ከሚጠበቀው ወይም ለመድረስ ከሚፈለገው ሰዓት ዘግየት ብሎ እሚደረስበት ሁኔታና ሰዓት ከማባከን አንፃርም የራሱ የሆነ ጉዳት አለው ብዬ አስባለሁ፤ እኔ በአጠቃላይ አሁን ባለሁበት ሁኔታ የህዝብ ማመላለሻ ትራንስፖርት ተጠቃሚ ነኝ ማለት ነው፤

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃ እኔ ከቧንቧ ነው የምጠቀመው። የቧንቧ ውሃ አለ። ቧንቧ ውሃ ማለት መስመር ተዘርግቶ ከአንድ ምንጭ አለ ወይም ደግሞ ምንጭ አለ ወይ ትልቅ የውሃ ማጠራቀሚያ አለ። ከዛ መስመር ይዘረጋና መስመር ተዘርግቶ ለሁሉም አካባቢ እንዲዳረስ በየመስመሩ ይመጣል ማለት ነው። ስለዚህ ከዛ ቤት ድረስ የመጣውን በመስመር ቤት ድረስ የመጣውን ውሃ በመቅዳት እሱ ነው የማገኘው የመጠጥ ውሃን። ስለዚህ አልፎ አልፎ ውሃ ስትጠፋ ወይም ይሄ መስመር ሲቋረጥ በግዢ የማገኘው ይሄ ውሃ የመጠጥ ውሃ አለ በግዢ የማገኘው። ፋብሪካ ውስጥ የተሰሩ የተሰራ የታሸገ ውሃ በግዢ ገዝቼ እሱን እጠቀማለሁኝ። ስለዚህ የመጠጥ ውሃን በዋነኝነት የምጠቀመው ከቧንቧ ነው። አልፎ አልፎ ደግሞ ሲቀጥል ከ የታሸገ ውሃ ገዝቼ የምጠቀምበት ሁኔታ አለ ማለት ነው። ስለዚህ ስለመጠጥ ውሃ ስናወራ እንግዲህ ብዙ አይነት የመጠጥ የመጠጥ ውሃን በተለያየ መንገድ የሚያገኙ ወይም የሚጠቀሙ ሰዎች አሉ ለምሳሌ ያህል በገጠርና መሰረተ ልማት በደንብ ባልተሟላባቸው አካባቢዎች ላይ የመጠጥ ውሃን ከወንዝ ቀጥታ ሄዶ ከወንዝ የሚቀዱ ሰዎች አሉ። ከምንጭ እንደገና ምንጭ ላይ የሚቀዱ ሰዎች አሉ። ስለዚህ ይሄ እንግዲህ ውሃ እና መሰረተ ልማት በደንብ ያልተዳረሰበት አካባቢ እና ገጠራማ አካባቢ ላይ ነው። ይሄ የሚደረገው እኛ ባለንበት በከተማ ቦታ እንግዲህ ከተማ ላይ የመጠጥ ውሃ ቀጥታ ከቧንቧ የሚገኝበት ሁኔታ ነው ያለው። አንዳንድ ቦታ ላይ ደግሞ ያስተዋልኩት ነገር የከርሰ ምድር ውሃ የሚባል አለ። ምድር መሬቱን ወደ ታች በመቆፈር አስር ሜትር ላይ ሊሆን ይችላል። ሃያ ሜትር ላይ ሊሆን ይችላል ሰላሳ ሜትር ላይ ሊሆን ይችላል ሃምሳ ሜትር ላይ ሊሆን ይችላል መቶ ሜትር ላይ ሊሆን ይችላል። ወደ ታች ተቆፍሮ ውሃ ይገኛል ያንን ውሃ በመስመር ከታች በውሃ መሳቢያ ከታች ስቦ አውጥቶ እንደገና እሱን እያጣሩ እያከሙ። የከርሰ ምድር ውሃን ለመጠጥ የሚጠቀሙ ሰዎች አሉ የተለያዩ ቦታ ላይ አይቻለሁ ለማስተዋል ችያለሁ እሱን እኔ ግን በዋነኝነት የቧንቧ ውሃን ነው ለመጠጥ ውሃ የምጠቀም የማገኘው። ከዛ በመቀጠል ግን የተወሰነ ጊዜ ውሃ ሲጠፋ የግዢ ውሃ ሃይላንድ ውሃ ገዝቼ እጠቀማለሁ ይሄን ይመስላል።

የሽያጭ ግቦች አሉህ? የሽያጭ ግቦች አሉኝ አዎ። በጣም አሉኝ በዚህ በሁለት ሺህ ሃያ ስድስት ዓመተ ምህረት በተለይም በጣም ብዙ የሽያጭ ግቦች አሉኝ፤ ከነዛም መሃል የተለያዩ ክህሎቶችን እና እውቀቶችን እየተማርኩ ነው ያለሁት። እንደ ቪዲዮ ኤዲቲንግ እንደ ግራፊክስ ዲዛይን አይነት ክህሎቶችን እየተማርኩ ነው ያለሁት። ስለዚህ በዚህ በሁለት ሺህ ሃያ ስድስት ዓመተ ምህረት እነዚህን ክህሎቶችን ወይም እነዚህን ችሎታዎችን በተለያየ ማህበራዊ ድረ ገጽ ላይ ለመሸጥ እና ሰዎችን እያገለገልኩኝ ላገለገልኩበት አገልግሎት ደግሞ እንግዲህ፤ የሚገባኝን ክፍያ እና የሚገባኝን ጥቅም ለማግኘት ራሴን ለመሸጥ ችሎታዬን እውቀቴን ክህሎቴን ለመሸጥ ግብ አለኝ። ስለዚህ ግቦች አሉኝ ከግቦቼ መሃል እንግዲህ እነዚህ እንደሚታወቀው እንዳልኩት ቀደም ብዬ እንደጠቀስኩት፣ ይሄ የቪዲዮ ኤዲቲንግ እና የግራፊክስ ዲዛይን እንዲሁም የዌብሳይት ዲቨሎፕመንት ኮርሶችን እየወሰድኩ እገኛለሁ። በዚህ በእነዚህ ኮርሶች ተጠቅሜ የራሴን የሶሻል ሚዲያ ወይም የራሴን ማህበራዊ ድረገጽ እየገነባው ያለውበት ሁኔታም አለ፤ ከነዛም መሃል እንግዲህ ለምሳሌ የዩቲዩብ እና የቲክቶክ የዩቲዩብ ቻናል እና የቲክቶክ አካውንቶች እያሳደግኩኝ ያለሁበት ሁኔታ አለ። እና ያንን ደግሞ አሳድጌ በዛም ተጠቃሚ ለመሆን፣ እንደገና ያው ያለኝን የቪዲዮ ኤዲቲንግ እና የግራፊክስ ዲዛይን ችሎታና ክህሎት ተጠቅሜ፣ ለሌሎች ሰዎች በመስራትና በማገልገልም ከዛ በማገኘው ገቢ ሽያጩ ራሴን ያው ክህሎቴን እያሳደግኩኝ ራሴን በደንብ መገንባት እፈልጋለሁኝ፤ ይሄ ግቤ ነው ማለት ነው የሁለት ሺህ ሃያ ስድስት ግቤ ነው። ሽያጭ ሲባል እንግዲህ የግዴታ ቁስ አይደለም ወይ ደግሞ የሆነ ምርት አይደለም። አገልግሎትንም መሸጥ ይቻላል። ለምሳሌ እኔ የኤዲቲንግ አገልግሎት ወይም የግራፊክስ ዲዛይን አገልግሎት መስጠት ከቻልኩኝ ይሄን አገልግሎት መሸጥ ይቻላ፤ ስለዚህ ሽያጭ ማለት የግዴታ የሆነ ምርት የሆነ ፋብሪካ ውስጥ ተመርቶ የሚወጣ ምርትን መሸጥ ብቻ ሳይሆን ችሎታን ክህሎትንም መሸጥ ራሱ ሽያጭ ነው። ስለዚህ እኔ የራሴን ክህሎት ለመሸጥ ግቦች አሉኝ ማለት ነው፤ በዚህ በሁለት ሺህ ሃያ ስድስት።

በፍጥነት መተየብ ትችላለህ? አዎ! በፍጥነት መተየብ እችላለሁ። ምክንያቱም ያው ግዴታ ፍጥነት ያስፈልጋል። አንድን ነገር ወደፊት ያለውን እና የሚመጣውን ነገር ለመተየብ ፍጥነት በጣም ወሳኝነት አለው እና በፍጥነት መተየብ እችላለሁ ያም ነገር ጠቃሚ ነገር ነው

የቀረ ምግብ ትበላለህ? አዎ በጣም በአግባቡ ነው የምበለው። እኔ ራሴ በልቼ ሰርቼ ሰርቼ በ በ ከላዩ ላይ በልቼ ተጠቅሜ የቀረኝ ነገር ከሆነ እበላለሁ፣ የሰው ነገር ግን አልበላም፣ ከሰው የቀረ ወይም ከሰው የተረፈ ምግብ ከሆነ እሱን አልበላም። ከራሴ የቀረ ወይም ከራሴ የተረፈ ምግብ ግን ከሆነ እበላለሁ። ምክንያቱም ያው ምንም ችግር የለውም የራሴ ምግብ ስለሆነ ምናልባት ቁርስ ላይ የሰራሁት ምግብ ለምሳ ሊተርፍ ይችላል፤ ምሳ ላይ የሰራሁት ምግብ ለእራት ሊተርፍ ይችላል፤ ስለዚህ ያለኝ አማራጭ ሌላ ከምሰራ ያንን የቀረውን እበላለሁ። ምክንያቱም ያንን ደፍቼ ሌላ መስራት ማለት አንደኛ ምግብ የምግብ ብክነት ነው። ስለዚህ ብክነት ስለሆነ ከማባክን ያለኝን ነገር በአግባቡ ያለኝን አንጡረ ሀብት በአግባቡ እጠቀማለሁ ማለት ነው። ለምሳሌ ጠዋት የሰራሁት ምግብ ለምሳ ሰዓት ሊበርድ ይችላል፤ ስለዚህ ሞቅ አድርጌ እሱን አሙቄ እበለዋለሁ እጠቀመዋለሁ። ከሰአት ላይ ደግሞ የሰራሁት ምግብ ለእራት ልበርድ ስለሚችል እሱን ሞቅ አድርጌ እንደገና በእሳት አሞቄ ለእራት እሱን እጠቀማለሁ ማለት ነው። ከዛ በተረፈ ግን ያለ ምግብ የቀረኝን ምግብ ትቼ እሱን ደፍቼ ሌላ ምግብ አልሰራም። ምክንያቱም ማባከን አልፈልግም ያንን ያለኝን ምግብ እጠቀማለሁ ማለት ነው። ስለዚህ የቀረ ምግብ እብ እበላለሁ።

ብስክሌት ትጋልባለህ? አዎ በጣም ነው የምወደው! ብስክሌት እጋልባለሁ ብስክሌት እኔ የተማርኩት ወይም እንትን ያልኩት የአባቴ ብስክሌት ነበረች እና አስራ አራት አመቴ ይመስለኛል እንደዛ አካባቢ በአስራ አራት እና በአስራ ሶስት አመቴ የአካባቢ ነው ብስክሌት መጋለብ የተማርኩት በዛ ጊዜ እንግዲህ የአባቴ ብስክሌት ነበረች። ያቺን የአባቴን ብስክሌት ተቀምጬ እየጋለብኩ እሷን ተቀምጬ ብስክሌት እየነዳሁ በሷ ተለማመድኩኝ የቻይና ብስክሌት የምትባል ይሄ ትልቁ ነበረ። ረጅሙ ብስክሌት እሱ ነበረና በሱ ብስክሌት ነበረ የምጓጓዘው እና ብስክሌት መጋለብ ደስ ይለኛል በተለይም እንዲህ ገጠራማ አካባቢ ላይ እንዲህ መስክ ላይ ምናምን መንገዱ ጸጥ ረጭ ያለበት ቦታ ላይ፣ መኪና የማይበዛበት፣ ሰው የማይበዛበት መንገድ ላይ ብስክሌት እንደ ልብ መጋለብ ለመጋለብ ይመቻል እና እንደ ልብ ለመጋለብና ለመንዳት ስለሚመች ብስክሌት በጣም መጋለብ እወዳለሁ በጣም አንደኛ ብስክሌት መጋለብ ለእግር ጡንቻ በጣም ፍቱን መድሃኒት ነው። እግርን በጣም ያሰራል። የእግር ጡንቻን ያጠነክራል ሁለተኛ ደግሞ ስፖርታዊ እንቅስቃሴ ነው፣ ሶስተኛ ደግሞ እንደመጓጓዣም ያገለግላል ማለት ነው። ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ ያገለግላል ምክንያቱም ይሄ ምንም አይነት ካርበን ዳይክሳይድ እና የተለያየ የካርበን ውጤቶችን ወደ አየር ስለማይለቅ እና አየር ስለማይበክል ለአየር ብክለትም ጠቃሚና ፍቱን መድሃኒት የሆነ የመጓጓዣ አይነት ነው ማለት ነው። ብስክሌት ስለዚህ ከዛ አንፃር አንዳንድ ጊዜ እንደውም በመንግስት ደረጃ ብስክሌት በጣም የብስክሌት መንገዶች እየተሰሩ ብስክሌት ሰዎች እንዲጋልቡና ብስክሌት እንዲነዱ እያበረታቱበት ያለበት ሁኔታ ነው ያለው። ይሄ ከክላይሜት ቼንጅ ወይም ከአየር ንብረት ለውጥ ጋር በተያያዘ ማለት ነው ምክንያቱም የአየር ንብረቱ በጣም እየተቀየረ፣ እየተለወጠ ስለሆነ የአየር ንብረቱ እየተለወጠ ያለውም ደግሞ ከተለያዩ ከቤንዝን መኪኖች ከሚወጣ የካርበን ውጤት እና ካርበን እና የካርበን ውጤት የተነሳ ስለሆነ ብስክሌት ይሄንን ይሄንን ተጽዕኖ ወይም ይሄንን የአየር ንብረት ለውጥ ለመከላከል እና የአየር ንብረት የአየር ንብረት ለውጡን ከመቀልበስ አንፃር ትልቅ ሚና አለው ስለዚህ ብስክሌት በጣም ነው የምጋልበው፣ በጣም ነው የምጠቀመው፣ በጣም ነው የምወደው

የስልክህ ባትሪ ምን ያህል ይቆያል? እንግዲህ የስልኬ ባትሪ እኔ እንደ አጠቃቀሜ ነው ለምሳሌ በጣም ለረጅም ጊዜ ቪዲዮ እያየሁ ዩቲዩብ እና የተለያዩ ቲክታክ ቪዲዮዎችን እያየሁ እየተጠቀምኩ እየጎረጎርኩኝ ከሆነ የምጠቀመው ምናልባትም ስድስት ሰዓት እስከ ለስድስት ሰዓት ድረስ በደንብ ያገለግለኛል። ነገር ግን ምንም የማልጠቀምበትና ዝም ብዬ ሲደወልልኝ ብቻ አንስቼ ሄሎ ለማለት ከዛ ውጪ ቁጭ የማደርገው ከሆነ ግን ሳምንትም ሊቆይ ይችላል ማለት ነው። እንደ አጠቃቀሜ ነው። ስለዚህ ያው ስማርት ስልክ ስለሆነ የሚይዘው ስማርት ስልክ ስንይዝ ደግሞ ያው ግዴታ ቪዲዮም ምንም ምንም የተለያዩ የኦንላይን ስራዎችንም ስለምንሞክርበት እና ስለምንሰራበት። ያለኝ አማራጭ ስልኬ በስድስት ሰዓት ውስጥ ወይም እስከ ስድስት ሰባት ሰዓት ድረስ ይቆያል። ከዛ በኋላ ቻርጅ አደርገዋለሁ በቀን ሁለት ጊዜ ቻርጅ አደርገዋለሁ ማለት ነው። በቀን ሁለት ጊዜ ቻርጅ ካደረኩት ያውለኛል ማለት ነው። ቀኑን ሙሉ ከዛ በኋላ ያው በቀን ሁለት ጊዜ በየጊዜው ቻርጅ አደርገዋለሁ። በነገራችን ላይ። የኔ የስልኬ ባትሪ በጣም አሪፍ ነው ሳምሳንግ ጋላክሲ ኤዜሮ አምስት ነው የምትጠቀመው። ስለዚህ እጅግ በጣም አሪፍ የስልክ ባትሪ ነው ያለው ይዞታው ጥሩ ነው። በጣም ይቆያል እንግዲህ የስልኬ ባትሪ በዚህ ልክ ይቆያል።

የደንበኛ እርካታን ታሳውቃለህ? አዎ የደንበኛ እርካታን አሳውቃለሁ። ምክንያቱም ደንበኛ እኔ በምሰራው ስራ ደንበኛዬ ካረካ የምሰራው ስራ ቀጣይነቱ እጅግ ያጠያይቃል። እና ስለዚህ የግዴታ የደንበኛን እርካታ ማሳወቅ ይኖርብኛል። ምክንያቱም ደንበኛው ከረካ እርካታውን ተቀብዬ በዛው ያንን የምሰራውን ስራ በዛው ለመቀጠል ያስችለኛል። ደንበኛዬ ካረካ እና ቅሬታ ካለው ግን የደንበኛዬን ቅሬታ ተቀብዬ ቅር ያለበትን ቦታ ጠይቄ ቅር የተሰኘበትን ጉዳዮች ጠይቄና ተገንዘቤ በዛ ነገር በዛ ጉዳይ ላይ በደንብ ሰርቼ ያንን ነገር ለመፍታትና የተሻለ አቅርቦት የተሻለ አገልግሎት የተሻለ ምርት ለደንበኛዬ ለመስጠት። እሰራለሁ ማለት ነው። ስለዚህ የደንበኛ እርካታን ማሳወቅ እጅግ በጣም ጠቃሚ ነው። በተለይም ለስራ እና ለቢዝነስ ሰዎች በጣም እያንዳንዱ የሚሰራው ስራ በደንበኛ እርካታ ላይ ተመስርቶ ነው ማለት ነው። የደንበኛን እርካታ መሰረት ያላደረገ ስራ ምንም ትርጉም የለውም። ደንበኛ ንጉስ ነው ይባላል በእኛ ሀገር ስለዚህ። ደንበኛ ነው ሁሉን ነገር የሚወስነውና ሁሉን ነገር አቅጣጫ የሚያስይዘው የደንበኛ እርካታና የደንበኛ ፍላጎት ላይ ተመርኩዞ ነው። ስለዚህ የደንበኛ እርካታን አሳውቃለሁ።

"ለስራ ትጓዛለህ?" እውነት ለመናገር እኔ ለስራ ተጉዤ አላውቅም። ምክንያቱም እንዳልኩት እንኳን ለስራ ሌላ ቦታ ልጓዝ አጠገቤ እንኳን ያለውን አሁን የምሰራውን ስራ እንኳን ከቤት ቤቴና መስሪያ ቤቴ አንድ ነው መኖሪያ ቤቴና ስራ ቦታዬ አንድ ነው። እዛው ነው የምውለው፣ እዛው ነው የማድረው፣ እዛው ነው የምበላው፣ እዛው ነው የምጠጣው፣ እዛው ነው የምተኛው፣ እዛው ነው የምሰራው፣ ሁሉ ነገር እዛው ስለሆነ እንኳን ለስራ ከአንድ ቦታ ወደ ሌላ ቦታ ልጓዝ ከግቢዬም አልወጣም። እዛው ግቢ ወፍጦኝ ነው ስራዬንም ያለሁትም እየሰራሁ ያለሁት እና ለስራ አልጓዝም። ስለዚህ የስራ ቦታዬ እና የመኖሪያ ቦታዬ አንድ ቦታ ነው አንድ ቤት ነው አንድ ግቢ ነው። ስለዚህ እዛ ውስጥ ነው አብዛኛውን ጊዜዬን የማሳልፈው እና ለስራ ወዲያና ወዲህ የምጓዝበት ምንም አይነት የስራ ምክንያት የለኝም ምክንያቱም የስራ የስራ መደቤ ከ ከአንድ ቦታ ወደ ሌላ ቦታ እድጓዝ አያደርገኝም። እዛው ያለሁበት ቦታ ነው የምሰራው። ስለዚህ ለስራ አልጓዝም።

የቤት እንስሳ አለህ? አጋጣሚ አሁን የቤት እንስሳ የለኝም። በፊት ግን በድሮ ውሻ ነበረኝ። ዶሮ ነበረኝ ድመት ነበረኝ። የቤት እንስሶች ነበሩኝ አሁን ግን። በግም ፍየልም ነበረኝ በፊት። አሁን ግን ምንም አይነት የቤት እንስሳ የለኝም። ያው የምኖረው ድርጅት ውስጥ ስለሆነ የሰው ድርጅት ውስጥ ስለሆነ። የቤት እንስሳ ለመያዝ እና የቤት እንስሳዎችን ለማርበት እድል አላገኝም። ስለዚህ የቤት እንስሳ አሁን ላይ የለኝም። ምናልባት ውሻ ልገዛ እችላለሁ ወይ ውሻ ሊኖረኝ ይችላል ከጥቂት ጊዜ በኋላ እግዚአብሔር ከፈቀደ። ምክንያቱም ውሻና ውሻ በጣም እወዳለሁ። ውሻ ታማኝ ነው ስለዚህ ስለሚታመን ፍቅር ስለሚሰጥ። ውሻ በጣም ስለ እወዳለሁ ውሻ ልይዝ እችላለሁ። ከዛ ውጪ ግን አሁን ላይ ምንም የቤት እንስሳ የለኝም።

ፎቶዎችህን የት ታስቀምጣለህ? እንግዲህ እኔ ፎቶዎቼን በተለያዩ ቦታዎች ነው የማስቀምጠው። ለምሳሌ ክላውድ ላይ ወይም ደግሞ ጉግል ፎቶ ላይ አለ ፎቶዎቼ በሙሉ ያሉት አሁን ጉግል ፎቶ ላይ አሉ ማለት ነው። ስለዚህ ወይም ክላውድ ላይ ወይም ጎግል ፎቶ ላይ ፎቶዎቼ በሙሉ አሉ። ሌላ ደግሞ በስልኬ ላይም ጋለሪ ውስጥ ፎቶዎች አሉኝ ብዙ ፎቶዎች አሉኝ። ከዛ ውጪ ደግሞ አሳጥቤ ደግሞ በወረቀት ወይም በወረቀት መልኩ አሳጥቤያቸው ደግሞ በአልበም ውስጥ አስቀምጣለሁ ማለት ነው። ፎቶዎቼን ስለዚህ በተለያየ መልኩ ፎቶዎቼን ቴሌግራምም ላይ ያሉ ፎቶዎች አሉኝ። እዛም ላይ አስቀምጣለሁ ምክንያቱም የተለያየ ቦታ ቁጭ አድርጊያቸው በአንድ አንዱ ቢጠፋ እንኳን አንዱ ስለሚኖር ሙሉ ለሙሉ ፎቶዎቼን አላጣቸውም ማለት ነው። በአብዛኛው ግን ጉግል ፎቶ እና ክላውድ ላይ ፎቶዎቼ አሉ ማለት ነው አይጠፉብኝም።

ቀርካሃ በአካባቢው ያድጋል አዎ በአግባቡ ያድጋል ቀርካህ እኔ አካባቢ ላይ ያድጋልና ለተለያዩ ነገሮች እንጠቀምበታለን ለወንበር መስሪያ፤ ለቤት መስሪያ፤ የተለያዩ ጌጣጌጦችን መስሪያና ማስዋቢያ እንጠቀምበታለን። እና ቀርከሃ በአካባቢዬ ያድጋል።

በስራ ላይ ችግሮችን ትፈታለህ? አዎ በአግባቡ ነው ምፈተው ምክንያቱም ስራ ላይ አንዳንድ ችግሮች ሊገጥሙ ወይም ሊያጋጥሙ ይችላሉ። ስለዚህ እነዚህን ችግሮች ያው በብልሃትና በተለያየ ስትራቴጂ ችግሮችን እፈታለሁ። ለምሳሌ እኔ በምሰራው ስራ ላይ። ጥበቆችን መቆጣጠር ነው ስራዬ ስለዚህ የተለያዩ ጥበቆች ሊጋጩ ይችላሉ ሊጣሉ ይችላሉ። አንዱ ከአንዱ ከአንዱ ጋራ ሊጋጩ በስራ ምክንያት ሊጋጩ ይችላሉ እና። እነዛን ጥበቆች ማስማማት ማግባባት እና ስራውን በአግባቡ እንዲሰሩ ማድረግ። ስራው እንዳይበደል መጠበቅና ማግባባት። የመጀመሪያው በስራ ቦታ ላይ የምፈታው ችግር ነው። ሌላው ደግሞ። እንግዲህ የተለያዩ ንብረቶች እንዳይወጡ መጠበቅ። የሚገቡትን እና የሚወጡትን ሰዎች በአግባቡ መከታተል። ንብረቱን ከተለያዩ ዘራፊዎችና ወሮ በሎች መጠበቅ። ይሄ ሁሉ እንግዲህ በስራ ላይ ችግሮችን ከመፍታት አንፃር ትልቅ ቦታ ያለው ነገር ነው። ስለዚህ በስራው ላይ ያለውን ችግር እፈታለሁ

የምትወደው መጽሐፍ ምንድንነው? እንግዲህ እኔ በጣም ከምወደው መጽሐፍ ውስጥ አንዱ መጽሐፍ ቅዱስ ነው። ምክንያቱም መጽሐፍ ቅዱስ በአለም ላይ በጣም እጅግ ተወዳጁ መጽሐፍ እና ብዙ ቅጂ የተሸጠ መጽሐፍ ነው። ስለዚህ ከዛ አንፃር የመጽሐፍ ቅዱስን በጣም እወደዋለሁ እሱ ብቻ አይደለም። መጽሐፍ ቅዱስ እንግዲህ አጠቃላይ የህይወት መርህ ነው የህይወት መመሪያ ነው። የእግዚአብሔር ቃል ነው። መጽሐፍ ቅዱስ መጽሐፍ ብቻ ሳይሆን መመሪያ ብቻ ሳይሆን ህይወትና መንገድ እውነትም ነው። ስለዚህ በዛ መጽሐፍ ቅዱስ ተመርቼ እምኖረውን ህይወት እምኖረው ህይወት መጨረሻ ላይ ለራሴም ለህይወቴም ለስጋዬም ለነፍሴም ጠቃሚ ስለሆነ መጽሐፍ ቅዱስ የመጀመሪያው የምወደው መጽሐፍ ቦታ የምትሰጠው መጽሐፍ ነው። ሌላው ደግሞ ከመጽሐፍ ቅዱስ ቀጥሎ ደግሞ የተለያዩ መጽሐፍቶች ለምሳሌ ዘ አልኬሚስት የሚባል መጽሐፍ አለ። እሱን በጣም ነው የምወደው እሱ ዘ አልኬሚስት የሚለው መጽሐፍ እንግዲህ የተለያየ ህይወትን በተለየ መንገድ እንዳይ እና እንድመለከት የረዳኝ መጽሐፍ ነው እሱን በጣም ወደዋለው። ከሀገራችን ከኢትዮጵያም ፍቅር እስከ መቃብር የሚባል በፍቅር ዙሪያ የተጻፈ መጽሐፍ አለ። እሱን በጣም እወዳለሁ። በተረፈ እነዚህን እወዳችኋለሁ እነዚህን መጽሐፍቶች

በብዙ ህዝብ መካከል መሆን ተመቻቸህ? በብዙ ህዝብ መካከል መሆን ብዙም እንደ እውነት ለመናገር ብዙ አይመቸኝም እኔ። ምክንያቱም ብዙ ሰው መሃል መሆን እና በብዙ ህዝብ መካከል መሆን ትንሽ ይጨንቀኛል፤ ይረብሸኛል። ጊዜ አላገኝም። በጣም እጨናነቃለሁ። እና ራሴን ማዳመጥ እፈልጋለሁ። ወጣ ብዬ ከተፈጥሮ ጋር አጠቃላይ ከተፈጥሮና ከፈጣሪ ጋር ከራሴ ጋራ ጊዜ ማሳለፍ እፈለጋለሁ። ስለዚህ በእንደዛ አይነት መልኩ መኖር ነው እንጂ የሚመቸኝ ከብዙ ህዝብ መካከል ጋር አንድ ላይ መሆን ጫጫታ አለው፤ ሁካታ አለው፤ ጭንቀት አለው፤ ያ ያ ነገር ደም እኔ ትንሽ አይመቸኝም። ስለዚህ በብዙ ህዝብ መካከል መሆን ትንሽ ምቾት አይሰጠኝም። በአጠቃላይ እኔ ካለሁበት የአስተሳሰብ ደረጃ ጋር ትንሽ ያ ነገር ብዙም አይመቸኝም። እና ገብቼ ከተፈጥሮ ጋር ተፈጥሮን እያደነኩ፤ የወፎቹን ዝማሬ፤ የፏፏቴውን፤ የዛፎቹን እንቅስቃሴ እያየሁ ተፈጥሮን እየተንከባከብኩ፤ የተለያዩ አትክልቶችን እያለማሁ፤ የተለያዩ እንስሳቶችን እያሳደግኩ መኖር ነው የሚመቸኝ። እና በብዙ ህዝብ መካከል መሆን አይመቸኝም።